እኔ የምሰራበት መስሪያ ቤት የቅጥር ሂደት የሚፈለገው በመጀመሪያ ስራው ላይ ሰዎች መቀጠር እንዳለባቸው ሲታመን ነው። ይህም የሚደረገው ሰው ሊያገኘው የሚችለው ቦታ ላይ ማስታወቂያ ይለጠፋል። ሰዎችም መመዝገብ የሚችሉበት ቀን ከዚህ እስከዚህ ተብሎ ይገለጻል። በዚህ መሰረት አመልካቾች የስራ ማስረጃቸውንና የትምህርት ቁሳቁስ ማስረጃቸውን ይዘው ይቀርባሉ። በዚህ መሰረትም ተወዳዳሪዎች በመስፈርቱ በተቀመጠው መመዘኛ መሰረት ይወዳደራሉ። ያሸነፈው ሰራተኛ ለቃለመጠይቅ ይጠራል። በዚህ መሰረትም ቃለ መጠየቁን ማለፍ ከቻለ ወደሚቀጥለው ስራ እንዲሄድ ይደረጋል። ደሞዝ ድርድር የለውም። ነገር ግን አንዳንድ ስራዎች ላይ ደሞዝ መደራደር ይቻላል። ብዙ ጊዜ ሰዎች በእናንተ ስኬል መሰረት ብለው ይጠቁማሉ። ይህ ደግሞ ማንኛውም ደሞዝ ቢሆን ስራውን መስራት እችላለሁ ማለት ነው። የቅጥር ሁኔታ ብዙ ጊዜ የሚነገረው በጋዜጣ እንዲሁም ደግሞ በሬዲዮና በቴሌቪዥን ነው። ሰዎችም ይህንን ሰምተው ለማመልከት ወደ ተቋማት ይሄዳሉ። እኔ ለቅጥር የተለያዩ ቦታዎች ሄጄ ነበረ። አንድ ቦታ ለቃል መጠይቅ ተጠራው ጥያቄዎቹ ቀላል ናቸው። ነገር ግን የስራ ቦታው ከምኖርበት አካባቢ እራቅ ስለሚል መስራት አልቻልኩም እና ፈቃደኛ መሆን አልቻልኩም።